"ስራ ጊዜው እንዴት ነው?" እኔ የስራ ጊዜዬ ደስ በሚል ሁኔታ ነው የስራ ጊዜ የማሳልፈው። ማለትም ያው የስራ ጊዜን በአግባቡ እጠቀማለሁ ማለት ነው። ማለትም ያው በሰአት ነው የምገባው። ሁሌም ሰአቴን አክብሬ መግባት ያስደስተኛል። ይሄን የማደርግበት ምክንያት ደግሞ አንደኛ ሰአቴን አክብሬ ቀድሜ በመግባት ስራዬን በስርዓት እሰራለሁ አጠናቅቃለሁ ማለት ነው። ይሄን በማድረግ አንደኛ የስራ ሀላፊነቴን እወጣለሁ ማለት ነው። ከዚህም በተጨማሪ የስራ ጊዜን በአግባቡ በመጠቀም አንደኛ የአይምሮ እርካታ አገኛለሁ። እንዲሁም የተለያዩ ጥቅማ ጥቅሞችን አገኛለሁ ማለት ነው። ከማገኛቸው ጥቅማ ጥቅሞች ውስጥም አንዱ ለምሳሌ እንትን ማለትም የስራ እድገት አገኛለሁ። ከስራ እድገት በተጨማሪም የተለያዩ ጥቅማ ጥቅሞችን ላገኝ እችላለሁ። ማለትም ያው ውጤታማ በመሆን ስራዬን ያው የተለያዩ ጥቅማ ጥቅሞች ይገኛሉ በዛ ምክንያት። የስራ ጊዜን በዛ ሁኔታ አሳልፋለሁ

ኮከቦችን መመልከት ትወዳለህ? አዎ እኔ ኮከቦችን መመልከት በጣም እወዳለሁ ማለትም ኮከቦች በጣም ደስ የሚሉ ናቸው በተለይ ደግሞ ማታ ማታ ሰዓት ላይ ማለትም ኮኮቦች በጣም ውብ ሆነው ስለሚወጡ ኮከቦችን ኮከቦችን በማየት መደሰት በጣም ያስደስተኛል ማለት ነው እና ለኔ ኮከቦች ልዩ ደስታ የሚፈጥሩኝ ነገሮች የሚፈጥሩኝ ነገሮች ናቸው በዛ ምክንያት አብዛኛውን ጊዜ ኮከቦችን እየተመለከትኩ እደሰታለሁ ማለት ነው እና ኮከቦች በጣም ውብ ናቸው አብዛኛውን ጊዜም ኮከቦችን መመልከት ያስደስተኛል እና አብዛኛውን ጊዜም እመለከታለሁ እና ኮከቦች የተለያዩ ጥቅሞች አሉት ማለትም ኮከቦች አንደኛ በማታ ጊዜ ብርሃን ይሰጣሉ እንዲሁም በጣም በማታ ማታ ላይ ውበት ስለሚሰጡና እነሱ መመልከት በጣም ያስደስተኛል

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? እኔ አብዛኛውን ጊዜ ወደ መናፈሻ የምሄደው ቅዳሜና እሁድ ነው ቅዳሜና እሁድ በመሄድ በጣም ደስ የሚል ጊዜ አሳልፋለሁ ማለት ነው። እና መናፈሻ መሄድ በጣም ያስደስተኛል። ያውም የሄደው ደግሞ እረፍት ጊዜ ቅዳሜና እሁድ ስለሆነ ቅዳሜና እሁድ። በመሄድ ጓደኞቼ ጋር ተሰብስበን አንድ ላይ እንሄድና በጣም ብዙ የሚያዝናኑ ነገሮችን እናደርጋለን ማለት ነው። እናም ከምናደርጋቸው ነገሮች ውስጥ አንዱ የተለያዩ ጨዋታዎችን እንጫወታለን። መናፈሻ ውስጥ የተለያዩ አይስክሬሞችን ምግቦችን በመመገብ ጊዜያችን ደስ በሚል ሁኔታ እናሳልፋለን ማለት ነው። እና አብዛኛውን ጊዜ ወደ መናፈሻ በመሄድ ደስ የሚል ጊዜ ማሳለፍ ያስደስተኛል። ማለትም መናፈሻ አንደኛ ንጹህ አየር እንድቀበልና አእምሮዬ ነፃ እንዲሆን ስለሚያግዘኝ አብዛኛውን ጊዜ ወደ መናፈሻ መሄድ በጣም ያስደስተኛል። እናም ያው እረፍቴ ቅዳሜና እሁድ ስለሆነ በተለይ ደግሞ የምሄደው ቅዳሜና እሁድ ነው። እና ሰዎችም በትርፍ ጊዜያቸው ወደ መናፈሻ ሄደው ቢዝናኑ ጥሩ ነው ብዬ እመክራለሁ።

የመጠጥ ውሃን ከየት ታገኛለህ? እኔ የመጠጥ ውሃን የማገኘው ከቧንቧ ነው ማለትም ከቧንቧ በመቅዳት ለመጠጥ ውሃ እጠቀማለሁ ማለት ነው። ግን አብዛኛውን ጊዜ እኔ ከምኖርበት አካባቢ ውሃ አብዛኛውን ጊዜ ይሄዳል እናም አብዛኛውን ጊዜ ውሃ ላናገኝ እንችላለን ማለት ነው። እና በዛ ጊዜ ደግሞ የማደርገው የጉድጓድ ውሃ በመጥለቅ ያንን ውሃ በደንብ አፈላዋለሁ ማለት ነው። ሆዴን እንዳያመኝ ለመጠጥ ውሃ ስለምጠቀምበት በደንብ አፈላዋለሁ እናም ካፈላሁት በኋላም በማጥሪያ አድርጌ አጠላዋለሁ ማለት ነው። የተለያዩ ቆሻሻዎች ካሉት እናም ካጠለልኩት በኋላ ያንን የጉድጓድ ውሃ ጠቅላላ ለመጠጥ እና ለምግብ ለተለያዩ አገልግሎች እጠቀምበታለሁ ማለት ነው። ግን ይሄንን የማደርገው የሚጠጣው ማለትም ቧንቧ ስትጠፋና አብዛኛውን ጊዜ እኛ አካባቢ ቧንቧ ውሃ ሁሌ ስለማትኖር ውሃ በምቸገርበት ጊዜና ቧንቧ ውሃ በማትኖርበት ጊዜ ይሄን ነገር እጠቀማለሁ።

ሌሎችም ማበረታታት ትችላለህ? አዎ እኔ ሌሎችም ማበረታታት በጣም ያስደስተኛል ማለትም ሌሎችን ማበረታታት ብዙ ጥቅም አለው ማለት ነው። ማለት ሌሎችን በማበረታታት ወደ ጥሩ ስሜት እንዲሰማቸው ማድረግ ያስደስተኛል የተለያዩ ምክሮችን በመምከር ማለት ነው። ከዚህም በተጨማሪ ሰዎች የሚበረታቱት ደግሞ የተለያዩ ሽልማቶችን እገዛዎችን በሚደረግላቸው ጊዜ ሰዎች ይበረታታሉ ማለት ነው። እና እኔ ምክር ለሚያስፈልጋችሁ የተለያዩ ምክሮችን በመምከር የተሻለ ጥሩ ነገር ማምጣት እንደሚችሉ በመምከር እና የተለያዩ ምክሮችን በመምከር አበረታታቸዋለሁ። ከዚህም በተጨማሪ የተለያዩ እገዛ ለሚያስፈልጋቸው ደግሞ የማበረታታቸው የተለያዩ ስጦታዎችን የሚያስፈልጋቸውና እነሱ ሊያጠነክራቸው የሚችሉትን ነገሮች በመስጠት ሌሎችን አበረታታለሁ ማለት ነው። እንዲህ በማድረግ ሰዎች እንዲበረታቱና ያው ጥሩ ውጤት እንዲያመጡ አግዛቸዋለሁና ይህን ማድረጌ ለራሴ በጣም ያስደስተኛል

በስራ ላይ ችግሮችን ትፈታለህ? አዎ እኔ በስራ ላይ የተለያዩ ችግሮች ያጋጥሙኛል እናም እነዛን ችግሮች ለመፍታት እጠቀማለሁ ማለት ነው። እና ስራ ላይ እንደምናውቀው የተለያዩ አይነት ችግሮች ሊያጋጥሙን ይችላሉ። እና ያው የችግሩ የመጣበትን መንስኤ በመመርመር እንዲሁም ችግሩን እንዴት መፍታት እችላለሁ ብዬ እቅድ በማውጣት በስራ ላይ ያጋጠመኝን ችግር ፈትቼ ውጤታማና ስኬታማ ለመሆን እሞክራለሁ። እና በስራ ላይ የተለያዩ ችግሮች ያጋጥሙናል ቢያጋጥሙንም ያው ተስፋ ባለመቁረጥ ስራ በመስራት እና ውጤታማ መሆን እንችላለን ማለት ነው። ችግሩን በቀላሉ መንገድ በመፍታት

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እኔ የቴክኖሎጂ ችግር ሲያጋጥመኝ የተለያዩ ነገሮችን አደርጋለሁ ማለት ነው። ለምሳሌ ከማደርጋቸው ነገር ውስጥ አንደኛ የቴክኖሎጂ ችግር ሲያጋጥመኝ ከእኔ የተሻለ ቴክኖሎጂ የሚያውቅና እውቀት ያላቸውን ሰዎች አማክራለሁ ማለት ነው። እና ከእኔ አቅም በላይ በመሆኑ ያንን ችግር እንዲፈቱልኝና ያንን ችግር በመፍታት። ሌላ ስራዎችን መስራት እንድችል ሌሎችን ከእኔ በላይ ያሉትን ሰዎች

በመስታወት ላይ ምን ያህል ጊዜ ታያለህ? እኔ በመስታወት ማየት በጣም ያስደስተኛል ማለት ነው። መስታወት ለእኔ ልዩ ነገር ነው። ማለትም በመስታወት በማየት የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው። እናም ያው መስታወት ለኔ በጣም ደስ የሚል ነገር ነው ማለትም ከማደርጋቸው ነገሮች ውስጥ። መስታወት ላይ ማለትም አብዛኛውን ጊዜ በቀን ሶስቴ እና አራቴ አለው ማለት ነው። እና መስታወት ለኔ ልዩ ነገር ነው

ሳንቲም ትቆጥባለህ አዎ እኔ ሳንቲም መቆጠብ በጣም ያስደስተኛል። እናም ሳንቲም እቆጥባለሁ ማለት ነው። እና ሳንቲም ምቆጥበው ደግሞ ሁሌ የሚያስፈልገኝን አገልግሎት እጠቀምና ከዛ የተረፈኝን ገንዘብ እቆጥባለሁ። ማለት ነውና ሳንቲም መቆጠብ በጣም አስፈላጊ ነገር ነው። ምክንያቱም የተለያዩ አደጋዎች በሚደርስበት ጊዜ ያንን ሳንቲ አውጥተን እንድትጠቀም ስለሚረዳኝ እኔ የአብዛኛውን ጊዜ ሳንቲ እቆጥባለሁ

መተግበሪያዎችን ታወርዳለህ አዎ እኔ መተግበሪያዎች ማውረድ ያስደስተኛል የተለያዩ አይነት መተግበሪያዎችን እጠቀማለሁ ማለት ነው። ከምጠቀማቸው መተግበሪያዎች ውስጥም አንዱ ለስራ የሚጠቅሙኝ የተለያዩ መተግበሪያዎችን እጠቀማለሁ ማለት ነው። እና መተግበሪያዎች በጣም ወሳኝ ናቸው። እኔ የተለያዩ ነገሮችን ለመስራት ሁሌም መተግበሪያዎችን በስልኬ አውርጄ እጠቀማለሁ

በመስመር ላይ ገዢ ነህ? አዎ አብዛኛውን ጊዜ በመስመር ላይ መግዛት ያስደስተኛል ማለት ነው። የተለያዩ ነገሮችን በመስመር ላይ መስቀ መግዛት በጣም ደስ ይለኛል ምክንያቱም በመስመር ላይ የተለያዩ አስፈላጊ ነገሮችን በማገኝበት ጊዜ በመስመር ላይ እገዛለሁ ማለት ነው። እናም ይህንን በማድረግ ለተለያዩ አገልግሎቶች እጠቀምበታለሁ። በመስመር ላይ ከምገዛበት አንዱ አንደኛ በመንገድ እየሄድኩ ከራበኝ፥ በመንገድ ላይ ገዝቼ በመስመር ላይ እበላለሁ ማለት ነው። ከዚህም በተጨማሪ በአካባቢ የሌለ ነገር በርካሽ ዋጋ ወይንም በአንድ አጋጣሚን በማገኝበት ጊዜ ያንን ነገር በመግዛት ለተለያዩ አገልግሎቶች እጠቀምበታለሁ ማለት ነው። በዛም ምክንያት እኔ በመስመር ላይ የተለያዩ ነገሮችን በመግዛት መጠቀም ያስደስተኛል ማለት ነው። እና በመስመር ላይ ገዢ ነኝ።

ትንኞች በአካባቢዎ አሉ አዎ በአካባቢዬ ትንኞች አሉና ትንኞች የተለያዩ ጉዳቶች አሏቸው ማለት ነው። እ ለምሳሌ እኔ በአካባቢዬ ትንኞች አሉ ማለትም ትንኞች የሚመጡት ደግሞ አብዛኛውን ጊዜ የተለያዩ ምግቦች በሚደፋፉበት ጊዜ እንዲሁም ከዚህ በተጨማሪ ሻይ ምናምን ጠረምቤዛ ላይ እንዲሁም ቤት ውስጥ በሚደፋበት ጊዜ እነዛን ነገሮች እያሸተቱ ይመጣሉ ማለት ነው። እናም በአካባቢውዬ ትንኞቹ ስላሉ ያው እኔ የቤቴን ንጽህና እጠብቃለሁ በደንብ ምግብ ከበላን በኋላም እንዲሁም ሻይ ጣፋጭ ነገሮችን ከጠጣን በኋላ ያንን ጽዳት አደርጋለሁ ማለት ነው። ያንን በማድረግ በአካባቢዬ ያሉትን ትንኞች ለመቀነስ እሞክራለሁ ማለት ነው። እና በአካባቢዬ ትንኞች አሉ እናም ትንኞች በጣም እ ጥሩ ነገሮች ስላልሆኑ እና የተለያየ በሽታ ሊያመጡ ስለሚችሉ ትንኞችን እ ንጽህናዬን በመጠበቅ እከላከላቸዋለሁ

ማንቂያ ሰዓት ትጠቀማለህ? አዎ እኔ ማንቂያ ሰዓት እጠቀማለሁ። ማለትም ማንቂያ ሰዓት የምጠቀመው አብዛኛውን ጊዜ እንቅልፌን በምትተኛበት ጊዜ ያው በዛው እንቅልፍ ይዞኝ እንደሄድና እንቅልፍ ከወሰደኝ በኋላ ማለትም ያው ቶሎ ለመንቃት ስፈልግ አብዛኛውን ጊዜ ሰዓት ቀጥሬ ነው የምተኛው ማለትነውና ይሄ ነገር በጣም ይጠቅመኛል ማለት ነው። ማለትም በምንፈልግበት ሰዓት እንድነሳና ተነስቼ ደግሞ ወደፈለኩበት የስራ ቦታ እንዲሄድ ስለሚጠቅመኝ አብዛኛውን ጊዜ የማንቂያ ሰዓት እጠቀማለሁና የማንቂያ ሰዓት በጣም ወሳኝ ነገር ነው። በዛም ምክንያት አብዛኛውን ጊዜ የማንቂያ ሰዓት መጠቀም ያስደስተኛል።

ምን አይነት ሳሙና ትጠቀማለህ? እኔ ከምጠቀማቸው የሳሙና አይነቶች ውስጥ አንዱ ድሩ ነው ለኔ ድሩ በጣም አስፈላጊና ወሳኝ ሳሙና በመሆኑ የተነሳ አብዛኛውን ጊዜ እኔ ድሩ ሳሙና እጠቀማለሁ። እና ድሮ ሳሙና በጣም ብዙ ጥቅሞች አሉት ካሉት ጥቅሞች ውስጥ አንደኛው አንደኛ ጥሩ ሽታ እንዲኖረውና ጥሩ መዓዛ ስላለው ድሩን ሳሙና እጠቀማለሁ ከዚህም በተጨማሪ ዱሩሳሙናም ለፀጉሬ እጠቀማለሁ ማለት ነው። ዱሩ ሳሙና ብዙ ጥቅሞች አሉት እናም ያው ሰውነቴ እንዲለሰልስ ስለሚያደርግልኝ እና የተለያዩ ጥቅሞችም አሉት ከዚህ በተጨማሪም ለፀጉሬ የምጠቀመውም ያው ዱሩን ሳሙና ነው። አንደኛ ፀጉሬ እንዲለሰልስና እንዳይበጣጠስ ያደርገዋል ከዚህም በተጨማሪ ፎረፎር እንዳይኖረው ስለሚያደርግልኝ ዱሩ ሳሙና በጣም ያስደስተኛል ማለት ነው። እና አብዛኛውን ጊዜ ዶሮ ሳሙና እጠቀማለሁ። እናም ያው ዱሩ ሳሙና በመጠቀም እኔ የተለያዩ ጊዜ የምጠቀመው ያው እሱን ሳሙና

ፎቶዎችን ከየት ታስቀምጣለህ? እኔ ፎቶዎች የማስቀምጠው አብዛኛውን ጊዜ በአልበም ነው በአልበም ፎቶ ማስቀመጥ በጣም ያስደስተኛል ማለት ነው። እናም በአልበም ፎቶ ማስቀመጥ ብዙ ጥቅሞች አሉት ማለትም ያው ቤቴ ውስጥ አብዛኛውን ጊዜ እንዳይጠፋ ፎቶውና ለተለያዩ አገልግሎቶች በምፈልግበት ጊዜ ለመጠቀም ያገለግለኛል። በዛም ምክንያት አብዛኛውን ጊዜ ፎቶዎችን ባልበም አስቀምጣለሁ። እንዲሁም ቤቴ ውስጥ መስቀልም በጣም ያስደስተኛል ማለት ነው እንደዛ በማረግ እንደኛ ቤተሰቦቼን ፎቶዎች እና የራሴን ፎቶ ቤት ውስጥ እሰቅላለሁ ማለት ነው። ይሄን ማድረግም በጣም ነው የሚያስደስተኝ

ጠዋት በስራ ምን ታደርጋለህ? እኔ ጠዋት በስራ ማድረግ የሚያስደ ከማደርጋቸው ነገሮች ውስጥ በጠዋት ተነስቼ እ እ ፊቴን እታጠባለሁ ፊቴን ከታጠብኩ በኋላ ቁርሴን እሰራለሁ ማለት ነው። ቆርሴን ከበላሁ በኋላ እ ለስራ ቀደም ብዬ እነሳና ያው ማለትም ታክሲ እንዳያረፍድብኝ ሄጄ እ ታክሲ እጠብቃለሁ ማለት ነው። እናም ታክሲ ከጠበቅኩ በኋላ እ ያው ተሳፍሬ ወደ መስሪያ ቤት እሄዳለሁ ማለት ነው። እናም ሁሌም እኔ በጧት ተነስቼ ወደ መስሪያ ቤት መሄድ በጣም ያስደስተኛልናም ያው ማርፈድ አልወድም።

ገንዘብ በደንብ ታስተዳድራለህ? አዎ እኔ ገንዘብ በደንብ ነው የማስተዳድረው ገንዘብም በአግባቡ መጠቀም በጣም ያስደስተኛል ማለት ነው። አብዛኛውን ጊዜ ሁሌ የሚተርፈኝን ገንዘብ መቆጠብ እና እንዲሁም ገንዘቦችን አብቃቀች መጠቀም በጣም ያስደስተኛል። ማለትም ያው ሁሌ የተለያዩ ነገሮችን የማደርገው በእቅድ ነው። እና በእቅድ እቅድ አቅጄ የተለያዩ ነገሮችን አደርጋለሁ የሚበቃኝን ያህል ገንዘብ እጠቀምና ሌላውን ደግሞ እቆጥባለሁ ማለት ነው። ይሄ የሚጠቅመኝ ነገሮች ውስጥ አንዱ የተለያዩ ችግሮች በሚያጋጥሙን ጊዜ ያንን ገንዘብ እንዳልቸገርና አውጥቼ እንድጠቀም ይረዳኛል

በሸክላ እቃዎች ትጠቀማልህ አዎ እኔ በሸክላ እቃዎች እጠቀማል አብዛኛውን ጊዜ ቤቴ ውስጥ ብዙ የሸክላ እቃዎች አሉ ለምሳሌ ምግቦችን በሸክላ መስራት ያስደስተኛል። ከዚህም በተጨማሪ የቡና ማፈላው ለምሳሌ የሸክላ እቃ ከሆነው አንዱ ጀበና ነው ማለት ነው እና የሸቅላ እቃዎች በጣም የተለያዩ ጥቅሞች አላቸው ማለት ነው። ከዚህም በተለይ በተጨማሪ የተለያዩ ውበት ይሰጣሉ በዛ ምክንያት እኔ የሸክላ እቃዎችን እጠቀማለሁ በደንብ ማለት ነው። እና የሸክላ እቃዎችን መጠቀም ያስደስተኛል። ከዚህም በተጨማሪ የሸክላ እቃዎችን ለተለያዩ አገልግሎት እየተጠቀምኩ አብዛኛውን ጊዜ ቤቴን ውብ እንዲሆን አደርጋለሁ

በልጅነቴ የምትወደው ጨዋታ ምን ነበር? እኔ አብዛኛውን ጊዜ በልጅነቴ የምወደው ጨዋታዎች ውስጥ አንዱ አኩኩሉ መጫወት በጣም ያስደስተኛል ማለት ነው። እና በልጅነቴም ያንን ጨዋታ አብዛኛውን ጊዜ እጫወታለሁ ማለት ነው። እና አኩኩሉ መጫወት በጣም ያስደስተኛል። ከዚህም በተጨማሪም ያው በልጅነቴ ከምጫወታቸው ጨዋታዎች ውስጥ እሱ ነው። እናም ጓደኞቼ ጋር ይህንን ጨዋታ በደንብ እንጫወታለን ማለት ነውና። አብዛኛውን የስል ሰዎች በልጅነታቸው ተጫውተውት ያደጉት ጨዋታ።

ሩዝ ትወዳለህ? አዎ እኔ ሩዝ በጣም የምወደው ምግብ ነው አብዛኛውን ጊዜም ሩዝ መመገብ በጣም ያስደስተኛል ማለት ነው። የምመገባቸው ነገሮች ውስጥ አንዱ አብዛኛውን ጊዜ ቁርስ ሰዓት እና መክሰስ ሰዓት ቀለል ያለ ምግብ በመሆኑ የተነሳ ሩዝ መብላት በጣም ያስደስተኛል ማለት ነው። ሩዝ የተለያየው ጥቅሞች አሉት ካሉት ጥቅሞች ውስጥ አንደኛው ጥሩ ጣዕም አለው። ከዚህም በተጨማሪ ደግሞ ለጤና ተስማሚ ነው። በዛ የተነሳ እኔ አብዛኛውን ጊዜ በጣም ሩዝ ለኔ ተወዳጅ ነው ምግብ ነው አብዛኛውን ጊዜም። ሩዝ መጠቀም ያስደስተኛል ቤቴ ውስጥም ሩዝ እሰራለሁና። ያው ሩዝ አብዛኛውን ጊዜ ብዙ ሰዓት እመገባለሁ እበላለሁ።

የስራ ግምገማ ተደርጋለህ? አዎ እኔ የተለያዩ ጊዜ የተለያዩ የስራ ግምገማዎችን አደርጋለሁ። ማለትም የስራ ግምገማ ማድረግ በጣም ያስደስተኛል ማለት ነው። ማለትም ሁሌም እኛ በየሳምንቱ የሰራነውን ስራ በአለቃችን ግምገማ ይደረጋል ማለት ነው። አንደኛው የስራ ግምገማ ማድረግ ጥቅሙ አንደኛ የትኛውን ስራ በስተክክክል ሰርተናል እና የትኛውን በትክክል አልሰራንም የሚለውን እንድንመረምርና የተሻለ ከዚህ የተሻለ ስራ ለመስራት ስለሚጠቅመን አብዛኛውን እኔ እንዲህ ስራ ግምገማ ማረግ ያስደስተኛል እና በየሳምንቱ ሁሌ የሰራነው ስራ ይገመገማል

በእጅ መሸመን ታውቃለህ? አይ እኔ በእጅ መሸመን አላውቅም። አንደኛ በእጅ መሸመን በጣም ከባድ ስራ በመሆኑና በእጅ ለመሸመን እውቀት እሚያስፈልገው ስራ በመሆኑ አብዛኛውን ጊዜ በእጅ መሸመን እኔ አላውቅም። እናም ያው ለማወቅም ያን ያህል እድሉን አላገኘውም ምክንያቱም የእጅ ሽመና። አንደኛ ብዙ ጊዜ እሚፈጅና ብዙ ሙያ እሚያስፈልገው በመሆኑ የተነሳ የእጅ በእጅ መሸመን እኔ አላውቅም።

በድንቋ በድን ቋንቋ ታምናለህ? አይ እኔ በድን ቋንቋ አላምንም ምክንያቱም እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። ሁሌም የማምነው በጌታና በፈጣሪም በመሆኑም ምክንያት እኔ በድን ቋንቋ አላምንም ማለት ነው። እና አብዛኛውን ጊዜም ሰዎች በድን ቋንቋ ባያምኑና ያው በፈጣሪና በጌታቸው ቢያምኑ ባይ ነኝና የድን ቋንቋ እምነት ጥሩ ነገር አይደለም ብዬ ስለማስብ እኔ በድን ቋንቋ አላምንም እና ሁሌ የማምነውው በፈጣሪ ነው።

በስራ ስንት ጥሪ ታደርጋለህ? እኔ አብዛኛውን ጊዜ በስራ ብዙ ጥሪዎችን ላደርግ እችላለሁ እና ይሄን ያህል ነው ብዬ ለመናገር አልችልም ማለት ነው። ማለትም በስራ ውስጥ ብዙ የስልክ ጥሪዎችን አስተናግዳለሁ ማለት ነው። ከማስተናገዳቸው የስልክ ጥሪዎች ውስጥ ለምሳሌ የተለያዩ የተለያዩ ስራዎችን እንድንሰራ ማለትም ከደንበኞች የተለያዩ እንትኖች ይላኩ አሉ ማለት ነው። ማለትም ስራውን እንድንሰራላቸው ጥያቄ ይቀርብልናል። እናም ያው በዛ ጊዜ በስልክ ነው አብዛኞቹ ደንበኞቻችን የሚያናግሩት

በኮምፒውተር መጠቀም ትችላለህ አዎ እኔ በኮምፒውተር መጠቀም እችላለሁ ማለት ነው። አብዛኛውን ጊዜም በኮምፒውተር መጠቀም ያስደስተኛል። ማለትም ኮምፒውተር ብዙ ጥቅሞች አድርሉት ለምሳሌ እኔ ከምጠቀምባቸው ነገሮች ውስጥ። ኮምፒውተር ለማንበብ እጠቀማለሁ ማለትም አብዛኛውን ጊዜ በስልኬ ለማንበብ ስለሚያመኝና ስለማይመቸኝ አብዛኛውን ጊዜ የምጠቀመው በኮምፒውተር ማንበብ ያስደስተኛል ማለት ነው። እና አብዛኛውን ጊዜ በኮምፒውተር በማንበብ። ያስደስተኛል ከዚህም በተጨማሪም ኮምፒውተር ለተለያዩ የኦንላይን ስራዎችን ለመስራት እንጠቀም እጠቀማለሁ ማለት ነው። እና ኮምፒውተር ለኔ በጣም አስፈላጊ ነገር ነው። አብዛኛውን ስራዎችንም በኮምፒውተር እሰራለሁኝ።

በመስመር ላይ ትማራለህ አሁን ይሄ በመስመር ላይ እየተማርኩ መሄድ በጣም ያስደስተኛል ማለትም በመስመር ላይ መማር ብዙ ጥቅሞች አሉት ብዬ ነው የማስበው። ከጥቅሞቹ ውስጥ አንዱ ማለትም በመስመር ላይ መማር ማለትም በሚሄድበት ለምሳሌ የተለያዩ ጉዞዎችን እያደረኩ መማር ያስደስተኛል ማለትም በመስመር ላይ እየሄድኩ የተለያዩ ነገሮችን በመስመሩ ላይ እያየሁ እማራለሁ ማለት ነው። ይሄ ደግሞ ብዙ ጥቅሞች አሉት። አንደኛ እንደዚህ የሆንኩ የተማርኩትን ትምህርት ስማረሳውና ስለማስታውሱ አብዛኛውን ጊዜ በመስመር ላይ መማር ያስደስተኛል

በቤቶ ምን አይነት በዓል ታከብራላችሁ? በቤቴ ውስጥ የተለያዩ በዓላትን ማክበር ያስደስተኛል ማለት ነው። እናም ከከማ ከማከብራችሁ በአዳት ውስጥ አንደኛው ያው ቤተሰቦቼ ጋር የዘመን መለወጫ ወይንም እንቁጣጣሽን አንድ ላይ ደስ በሚል ሁኔታ እናከብራለን ማለት ነው። እንቁጣጣሽ ወይንም የዘመን መለወጫ በጣም አስደሳች በዓል በመሆኑና አብዛኛውን ጊዜ ቤተሰቦቼ ጋር የማከብረው በዓል ነው ማለት ነው። ምክንያቱም አንደኛ የዘመን መለወጫ በመሆኑ የተነሳ እህቶቼ ቤተሰቦቼ ዘመዶቼ ስለሚመጡ አንድ ላይ ሰብሰብ ብለን በዓልን አንድ ላይ ማክበር በጣም ያስደስተኛል ማለት ነው። እናም አብዛኛውን ጊዜ ቤተሰቦቼ ጋር ይሄንን በዓል እናከብረዋለን እናም የዘመን መለወጃ አብዛኛውን ጊዜ ሰዎች የማይረሱትና በመሆኑና አብዛኛውን ጊዜ ሰዎች ተሰብስበው ቤተሰቦቻቸው ጋር የሚያከብሩት በዓል ነው። በዚህም የተነሳ እኔ በቤተሰቦቼ ጋር የማከብረው የዘመን መለወጫ ነው እና እሱ ለኔ ልዩ በዓሌ ነው። እናም በጣም የምወደው በዓል የዘመን መለወጫ ነው።

ልብስ ምን ያህል ጊዜ ታጥባለህ? እኔ ልብስ አብዛኛውን ጊዜ የማጥበው ቅዳሜ ቅዳሜ ነው ማለት ነው ቅዳሜ ቅዳሜ ሁሌም የእረፍት ጊዜ በመሆኑ የተነሳ አብዛኛውን ጊዜ ቅዳሜ ቅዳሜ በሳምንት አንድ ቀን ልብስ አጣዋለሁ ማለት ነው። እና ቅዳሜ ለኔ በጣም አስደሳች ቀን ነው። በዛም እንደዛም በመሆኑ ምክንያት አብዛኛውን ጊዜ ያው ልብሴን ማጥበው ቅዳሜ ቅዳሜ ነው። እናም ሁሌ ስራ ሌላው ቀናትን ስራ ስለሚኖረኝና ለማጠብ ስለማይመቸኝ ሁሌም መጥበው ቅዳሜ ቅዳሜን።

ከደንበኞች ጋር ትሰራለህ? አዎ እኔ ከደንበኞች ጋር እሰራለሁ የተለያዩ አይነት ስራዎችን ከደንበኞች ጋር መስራት ያስደስተኛል ማለት ነው። ከደንበኞች ጋር መስራት አንደኛው ውጤታማ እንድንሆንና ስራው ውጤታማ ነው ወይንስ አይደለም የሚለውን እንመረምራለን። ማለትም ያው ከደንበኞች ጋር ምሰራው አንደኛ ደንበኞች ከእኛ በሚያገኙት የተለያዩ የተለያዩ አገልግሎቶች ደስተኛ ናቸው ወይንም አይደለም ወይንስ ምንድነው ማስተካከል ያለብን ወይንም ጥሩ ነገራችን የቱ ነውና ትክክል ያልሆነ የቱ አይደለም ብለን በመመርመር እና የተሻለ ውጤት ለማምጣት ያግዛል ማለት ነው። ከደንበኞች ጋር እኔ መስራት በጣም ነው የሚያስደስተኝ አብዛኛውን ስራ የምሰራውም ከደንበኞች ጋር ነው ማለት ነው። እና ከደንበኞች ጋር አብዛኛውን ጊዜ የተለያዩ አገልግሎት ሰጪዎች ወይንም ድርጅቶች ከደንበኞቻቸው ጋር ቢሰሩ ጥሩ ነው ብዬ አስባለሁ እና ከደንበኞች ጋር መስራት በጣም ወሳኝና አስፈላጊ ነገር ነው። እና ሁሌም የኛ ድርጅት እኔ በድርጅቴ ከደንበኞች ጋር ነው የምሰራው

እንደገና ጥቅም ላይ ማዋል ትችላለህ አዎን የተለያዩ ነገሮችን እንደገና ጥቅም ላይ ማዋል ያስደስተኛል ማለት ነው። ለምሳሌ ለተለያዩ አገልግሎቶች የምትጠቀምባቸው ነገሮች አሉ ማለት ነው። ማለትም አንድ ነገር ከሰራሁ በኋላ ድጋሚ ማለትም ያንን ነገር ከመጣልና የሆነ ነገር ተጠቅሞ ከመጣል ይልቅ ያንን ነገር በደንብ መስራት እና ያንን ነገር የሰራሁትን ነገር እየተጠቀምኩበትን ነገር ከመጣል ይልቅ ለሌላ አገልግሎት በመጠቀም ያን ነገር እንዳይበላሽና አካባቢ እንዳይበክል ማድረግ ያስደስተኛልና። ሁሌም የተለያዩ ጥቅም ላይ ያው የተጠቀሙባቸውን ነገሮች አልጥላቸውም ማለት ነው። ጥቅም ላይ ድጋሚ አውላቸዋለሁናም ያንን ማድረግ በጣም ያስደስተኛል። እና ሁሉንም ነገር ቆሻሻ ነው ብሎ ከመጣል ይልቅ የተጠቀምንበትን ነገር እንደገና ጥቅም ላይ እንዲውልና ተጨማሪ አገልግሎት እንድናገኝበት መጠቀም ታስፈልጋል

ባል ትወዳለህ አዎ የድርጅቴን ባል በጣም ነው የምወደው የተለየ አይነት ባሎች አሉ በድርጅቴ ውስጥ ማለት ነው። እነዛን በዓላት አከብራለሁ ማለት ነው። እናም በድርጅት ውስጥ የሚኖሩ በዓላት ማክበር በጣም አስፈላጊ ነገር ነው። ምክንያቱም ያው በላትን በማክበር አንደኛ የተለያዩ ጥቅሞች አሉት ማለት ነው። እናም እኔ በድርጅቴ ውስጥ የተለያዩ በላት በሚኖርበት ጊዜ እነዛን ባላት መውደድና ማክበር ያስደስተኛል

ትጠጣለህ? አዎ እኔ ወተት እጠጣለሁ። አብዛኛውን ጊዜ ወተት መጠጣት በጣም ያስደስተኛል ማለት ነው። ምክንያቱም ወጣት በጣም ጣፋጭ ነገር ነው። ጣፋጭ ነገር ከመሆኑም የተነሳ አብዛኛውን ጊዜ መጠጣት በጣም ያስደስተኛል። ወተጥ በጣም የምወደው ነገር ነው። ከዚህም በተጨማሪ ወተጥ መጠጣት ብዙ ጥቅሞች አሉት። ለጤና ተስማሚ በመሆኑ የተነሳ ለጤና ተስማሚ ከመሆኑ ተጨማሪ፤ ያው ሆስፒታል አብዛኛውን ጊዜ ለተለያዩ በሽታዎች ተከላካይ ስለሆነ ወተት እንድንጠጣ እንታዘዛለን ማለት ነው። እና ወተት በጣም ሰውነት ገንቢ በመሆኑ ጊዜ እኔ ወተት በጣም እጠጣለሁ። አብዛኛውን ጊዜም በግድፍ ወቅት ወተትን ወተት እኔ መጠጣት በጣም ያስደስተኛል።

የምትወደው ፊልም ምንድነው? እኔ ከምወዳቸው ፊልሞች ውስጥ የተለያዩ የባላት ፊልሞችን ማየት ያስደስተኛል ማለትም ከዚህም በተጨማሪ ደግሞ ተከታታይ የቱርክ ፊልሞችን ማየት ያስደስተኛል ማለት ነው በቃና የሚታዩትን የቱርክ ተከታታይ ፊልሞችን አያለሁ አብዛኛውን ጊዜም ከቤተሰቦቼ ጋር ተሰብስበን ያንን ፊልም ማየት ያስደስተኛል ማለት ነው እንዲሁም እነሱም ማየት በጣም አጓጊና ከሌሎች ፊልሞችም የተሻለና በጣም ደስ የሚል በመሆኑ አብዛኛውን ጊዜ በቃና ቲቪ የሚታዩትን የቱርክ የትርጉም ፊልሞችን እንመለከታለን እና አብዛኛውን ጊዜ የነሱን ፊልሞች አለው ከዚህም በተጨማሪ የአማርኛ ፊልሞችንም ማየት ያስደስተኛል እና አብዛኛውን ጊዜም ትርፍ ጊዜዬን ማሳልፈው የተለያዩ ፊልሞችን በማየት ነው ማለት ነው እና ፊልሞችን ማየት በጣም ያስደስተኛል

በባህላችሁ ሰርግ እንዴት ይከናወናል? በባህላችን ከሚከናወነው ሰርግ አብዛኛውን ጊዜ ባህላዊ ሰርጎች የሚከናወኑት ያው በፈረስ ነው ማለት ነው። እናም አብዛኛውን ጊዜ በገጠር አካባቢ በሰርግ የሚከናወነው ያው በፈረስ ሲሆን። ከተማ ውስጥ ደግሞ በመኪና ነው ማለት ነው። እና የተለያዩ የሰርግ በባህላችን አብዛኛውን ጊዜ አሁን በገጠር በፈረስ ነው የሚደረገው። በከተማ አካባቢ ግን ያው በደንብ ዝግጅት ተደርጎ በ በመኪና ነው ማለት ነው። እናም የተለያዩ ድግሶች ይደረጋል እናም ሰው በመጥራት የሰርግ ድግሱ ይደረጋል ማለት ነው

ምን አይነት ልብስ ትወዳለህ? እኔ ከምወዳቸው ልብሶች ውስጥ አንዱ ማለትም ያው በጣም ማይሞቁና ሳሳ ያሉ ልብሶችን እወዳለሁ ሱሪና ቲሸርት ማድረግ ያስደስተኛል ማለት ነው። ማለትም ያው አብዛኛውን ጊዜ የምኖረው በጣም ሞቃታማ አካባቢ ስለሆነ ስስ ቲሸርቶችን ነው ማደርገው እንዳያልበኝና እንዳይሞቀኝ ስለሚያግዘኝ ማለት ነው። እና አብዛኛውን ጊዜም ሶሪ እንደፈለኩ ከቦታ ቦታን ለመንቀሳቀስ እና የተለያዩ ስራዎችን ለመስራት ስለሚጠቅመኝ። አብዛኛውን ጊዜ የምለብሰው ልብስ ያው ሱሪና ቀለል ያሉ ቲሸርቶችን መልበስ ያስደስተኛል። እነዚህን ልብሶች በመልበስም በቀላሉ ስራዬን እንድሰራና ያው ሳይሞቀኝ ለኔ ምቹ ስዬ የሚሆኑ ልብሶች በመሆናቸው የተነሳ እነዛን ልብሶች እለብሳለው

መዋኘት ትችላለህ? አዎ መዋኘት እችላለሁ የተለያዩ የዋና አይነቶችንም እችላለሁ ማለት ነው። ዋና አብዛኛውን ጊዜ ለእረፍት ጊዜ የምጠቀምባቸው ነገሮች ውስጥ አንዱ ነው። እናም ጓደኞቼ ጋር በእረፍት ጊዜ መዋኘት ያስደስተኛል። ከዚህም በተጨማሪ ማለትም ዋና ብዙ ጥቅሞች አሉት ለአካል ብቃት እንቅስቃሴ ይጠቅማል። ከዚህም በተጨማሪ ደግሞ አንደኛ ለጤና ተስማሚና በመሆኑ የተነሳ አብዛኛውን ጊዜ እኔ እዋኛለሁ እና ዋና በጣም እወዳለሁ

የቀን መቁጠሪያ ትጠቀማለህ አሁን የቀን መቁጠሪያ እጠቀማለሁ የተለያዩ ስራዎችን ለማከናወን የቀን መቁጠሪያ በጣም አስፈላጊ ነው ማለትም ማረሳቸውን ቀኖች እና በምን ጊዜ ምን ማድረግ እንዳለብኝ ለማወቅ ሁሌም አብዛኛውን ጊዜ የቀን መቁጠሪያ ትጠቀማለህ? አወ የቀን መቁጠሪያ እጠቀማለሁ የተለያዩ ስራዎችን ለማከናወን የቀን መቁጠሪያ በጣም አስፈላጊ ነው ማለትም ማረሳቸውን ቀኖች እና በምን ጊዜ ምን ማድረግ እንዳለብኝ ለማወቅ ሁሌም አብዛኛውን ጊዜ የቀን መቁጠሪያ እጠቀማለሁ ማለት ነው እና የቀን መቁጠሪያ በጣም ወሳኝ ነገር ነው። የተለያዩ ስራዎችን እንዳንረሳና የቀን መቁጠሪያ እጠቀማለሁ ማለት ነው። እና የቀን መቁጠሪያ በጣም ወሳኝ ነገር ነው የተለያዩ ስራዎችን እንዳንረሳና

የጎረቤቶችን ድምጽ ትሰማለህ? አዎ የጎረቤቶቻችን ድምጽ እሰማለሁ ማለትም ጎረቤቶቻችን ጋር በምንኖርበት ጊዜ የተለያዩ ድምፆችን እንሰማለን ማለት ነው። አብሮ ማለትም ጓረቤቶቻችን የተለያዩ ማለትም ያው ቀረቤታ ስለሚኖረን እና የተለያዩ ድምፃቸው ይሰማል ማለትም የጎረቤቶቻቸው ልጆች ሲጫወቱ ሲያወሩ እንዲሁም የተለያዩ ነገሮችን ሲያደርጉ ድምፃቸው ይሰማል ማለት ነው። እና ጎረቤቶቻችንን ራሱ ለመጥራት ቤታችን ሆነን መጥራት እንችላለን እና ያው ቤታቸው መሄድ አይጠበቅብንም ድምጽ ድምፃችን ስለሚሰማማ ማለት ነው

መብራት ሲቋረጥ ምን ታደርጋለህ? እኔ አብዛኛውን ጊዜ መብራት በሚቋረጥበት ጊዜ፤ ያው ማታ ከሆነ መብራት የተቋረጠው ልክ እንደ መብራት እንደምትጠቀመው ሶላር ነው። ሶላር በጣም አስፈላጊ ነገር ነው። መብራት በሚጠፋ ጊዜ አብዛኛውን ጊዜ ቤቴ ውስጥ ሶላር እጠቀማለሁ ማለት ነው። እናም ያው ሶላር የምትጠቀመው ደግሞ ያው፤ ሶላርን አንደኛ ፀሀይ ላይ በማውጣት ሀይል እንዲሰበስብ አደርገዋለሁ። በደንብ ማለት ነው። በፀሀይ አማካኝነት ነው ሀይል የሚሰበስበው። ከዛ በኋላ ደግሞ ያው መብራት በሚጠፋበት ጊዜ እሱን ለተለያዩ አገልግሎቶች እጠቀምበታለሁ። ያው ከቦታ ቦታ ለመንቀሳቀስ እና እንዲሁም ያው ቤቴ ውስጥ ማታ የተለያዩ ስራዎችን ለመስራት እንዲሁም መብራት ተች ጠቅቶ እንዳንቸገር ይረዳኛ።

የጧት እለታዊ ተግዳሮቶች ምንድን ናቸው? እኔ ጧት ከማደርጋቸው ነገሮች ውስጥ አንደኛው ያው ሁሌም የሚያስደስተኝ ማረግ የሚያስደስተኝ ጠዋት ጠዋት ከእንቅልፌ ተነስቼ የጉድጔድ ውሃ እቀዳለሁ፤ ከቀዳሁ በኋላ ቤት አጸዳለሁ፤ ቤቱን አጸዳና እቃ አጥባለሁ ማለት ነው። እና እቃ ካጠብኩ በኋላ ደግሞ ቁርስ እሰራለሁ፤ ቁርስ ከሰራሁ ቡኋላ ለቤተሰቦቼ ምግብ አበላለሁ ያው መገቢ ከበላን በኋላ ቡና እናፈላና ቡና እንጠጣለን ማለት ነው። እና አብዛኛውን ጊዜ ጠዋት ጠዋት የማደርጋቸው ነገሮች እነዚህ ናቸው። እና ጊዜዬን እንደዚህ እያደረኩ ጠዋት ጠዋት ጊዜን ማሳልፎ እነዚህን ስራዎች በመስራት

ቅሬታዎችን እንዴት ታስተናግዳለህ የተለያዩ አይነት ቅሬታዎች ያጋጥሙኛል ማለት ነው ማለትም በስራዬ ውስጥ የተለያዩ ቅሬታዎች ሊያጋጥመኝ ይችላሉ እናም እነዛን ቅሬታዎች በሰላማዊ መንገድ ለመፍታት እሞክራለሁ ማለትም ምኑግሩን ለምሳሌ የተለያዩ ግጭቶች በሚያጋጥመኝ ጊዜ ግጭቶችን ለመፍታት የምጠቀምበት መንገድ አንዱ ሁለታችንም ማያጣላና የሚያስማማ ሀሳብ መወሰን ነው ማለትም በሁለቱም ወገን ወገን ያልሆነ ገለልተኛ የሆነ ሰው በማስገባት ችግሩን ለመፍታት መሞከር ነው ማለትም ሁለታችንም በማይጎዳ መንገድ ችግሩን ለመፍታት እና ለሁለታችንም ጥቅም እንዲውል ማድረግ ነው እና ሁሌ ግጭቶችን በትክክለኛው መንገድ መፍታት በጣም ያስደስተኛል ማለት ነው እና ችግሮቹን በስርዓት መፍታት አለብንና በመፍታትም እነዛን ችግሮች በስርዓት ማስተናገድ አስፈላጊ ነገር ነውና ሁሌም የተለያዩ አይነት ችግሮች በሚያጋጥሙን ጊዜ ያንን ችግር ለማባባስ ከመሞከር ይልቅ ያንን ችግር ለመፍታት መሞከር ያስደስተኛል እና ቅሬታዎችን በትክክለኛው መንገድ ለመፍታት እሞክራለሁ።

ብስክሌት ትጋልባለህ? አዎ እኔ ብስክሌት እጋልባለሁ። ብስክሌት ብዙ ጥቅሞች አሉት ማለት ነው። ከጥቅሞቹ ውስጥም አንዱ ከቦታ ቦታ በቀላሉ እንድንቀሳቀስ ይረዳኛል ማለትም ያው ብስክሌት አንደኛ ከቀለል ካሉ ተሽከርካሪዎች ውስጥ አንዷ ናት። እንዲሁም ያው ለመግዛት ከሌሎች ተሽከርካሪዎች ቀላል በመሆኗ የተነሳ እኔ ብስክሌት በቀላሉ ገዝቼ የተለያዩ ቦታዎችን በቀላሉ ለመሄድ እጠቀምባታለሁ ማለት ነው እና ብስክሌት ለመጋለብ በጣም የሚያስደስተኝ ነገሮች ውስጥ አንዱ ነው። አብዛኛውን ጊዜም እና ብስክሌቶችን እጠቀማለሁ፥ እጋልባለሁ ማለት ነው እና አብዛኛውን ጊዜ ካሉት ተሽከርካሪዎች ውስጥ ቀለል ያለና ብዙ ገንዘብ ለመግዛት የማያስወጣ በመሆኑ የተነሳ እኔ ብስክሌት ገዝቼ ከቦታ ቦታ የተለያዩ ቦታዎችን መሄድ ያስደስተኛል እና ብስክሌት በጣም ነው የምወደው።

አደባባይ መናገር ትችላለህ? አዎ እኔ በአደባባይ መናገር እችላለሁ ማለት ነው። እናም በአደባባይ በተለያዩ ጊዜያት እናገራለሁ ማለት ነው። በአደባባይ መናገርም የሚያስደስተኝ አንደኛው የምፈልገውን ነገር ሰዎችን ሳንፈራና የ የንግግር ክይ ክሂሌና ችሎታዬም ስለሚዳብር አብዛኛውን ጊዜ መናገር የምፈልገውን ነገር ምንም ሳልፈራ በአደባባይና በሰዎች መሃል መናገር ያስደስተኛል

የስራ ጊዜ በደንብ ታከብራለህ? አዎን የስራ ጊዜን በደንብ ማክበር በጣም ያስደስተኛል ማለት ነው። ማለትም የስራ ጊዜን በስርዓቱ በመጠቀም ስራውም እንዳይጎዳና ስራው ውጤታማ እንዲሆን ማድረግ በጣም ያስደስተኛል። እና የስራ ጊዜም በደንብ በደንብ ነው የማከብረው ማለት ነው። የስራ ጊዜን በደንብ አስተካክላለሁ ማለት ነው። እና መስራት ያለብኝን ነገር በጊዜ መስራት ያስደስተኛል። ማለትም ሁሌም በመግባት ባለብኝ ሰዓት ገብቼ መስራት ያለብኝን በሙሉ ስራዬን እሰራለሁ ማለት ነው። በእረፍት ጊዜ ደግሞ ወጥቼ ዝናናለሁ እናም ያው መውጣት ባለብኝ እና እረፍት ማድረግ ባለብኝ ሰዓት ደግሞ እረፍት አደርጋለሁ። እና የስራ ሰአቴን በስርዓት ማስተካከል እና መስራት ያለብኝ ስራ በስተክክል ሰርቼ ድርጅቱም እኔም ውጤታማ እንድሆን። እና እና ያው ስራዬን በትክክል መስራት ያስደስተኛል

"ሰዎችን ባይን ትመለከታለህ?" አዎ እኔ ሰዎችን ባይን መመልከት ያስደስተኛል ማለት ነው። እናም ሰዎችን በአይኔ በመመልከት ሰዎች ጋር መግባባት እና በቀላሉ በመመልከት ሰዎችን ሀሳቦቻቸውን እና ፍላጎታቸውን ማወቅ ስለምችል እኔ ሰዎችን በአይኔ እመለከታለሁ። ማሽንን እና ሰዎችን ባይን መመልከት አንደኛው ያው በአፋችን ሳናወራ ብቻ ሰዎች ጋር በቀላሉ መግባባት የምንችልበት መንገድ ስለሆነ በጣም ያስደስተኛል። እና አብዛኛውን ጊዜም ሰዎች በአፋችን ሳናወራ ብቻ በቀላሉ በአይናችን በመተያየት እንግባባለን ማለት ነው። እና ሰዎችን ባይን በመመልከት በቀላሉ መግባባት ስለምንችል አብዛኛውን ጊዜ ሰዎች ጋር በአይኔ በመመልከት ያስደስተኛል እና ፍላጎታቸውን፣ ደስታቸውን፣ ሀዘናቸውን በቀላሉ ማየት እና መረዳት ስለምችል ሰዎችን በአይኔ በመመልከት የነሱን ፍላጎት ለማወቅም ስለሚረዳኝ ሰዎችን ባይኔ መመልከት ያስደስተኛል።

ማሰላሰል ታደርጋለህ? አዎ በተለያዩ ጊዜ እኔ የተለያዩ ነገሮችን አሰላስላለሁ ማለት ነው። ማለትም አብዛኛውን ጊዜ የተለያዩ ነገሮችንም ማድረግ አለብኝ፣ የለብኝም ብዬ ለመወሰን አንደኛ በደንብ አሰላስላለሁ ማለት ነው። ያንን ነገር ባደርግ ይጠቅመኛል፣ ይጎዳኛል ወይንስ ያንን ነገር እንዴት ነው ማድረግ ያለብኝ ብዬ በማሰብ ያንን ነገር አሰላስላለሁ ማለት ነው። እና የተለያዩ ነገሮችን በምናደርግበት ጊዜ ማሰላሰልና ማሰብ በጣም ወሳኝ ነገር ነው ማለት ነው። እና ሁሌም የሆነ ነገርን ቸኩሎ ከማድረግ ይልቅ ያን ነገር የጥቅሙ ምንድነው፣ ጉዳቱ ምንድነው ብዬ በማሰላሰል ያንን ነገር መፈጸም በጣም የሚያስደስተኛን እና ሁሌም ነገሮችን አሰላስዬና አመዛዝኜ ለማድረግ እንዲረዳኝ ብዙ ሰዓት ብዙ ጊዜ አስቤ አሰላስዬ ያን ነገር ባደርግ ይጠቅመኛል፣ ይጎዳኛል ወይንስ ምን ላድርግ ብዬ አስቤ ነው የማደርገው።

አቧራ ችግር ይፈጥራል አቧራ በጣም ችግር ፈጣሪ ነገር ነው። ማለትም አቧራ የተለያዩ ችግሮችን ይፈጥራል ከሚፈጥራቸው ችግሮች ውስጥ አንደኛው አቧራ በጣም ለብዙ ለብዙ አደጋ ሊያገልጠን ይችላል። ማለትም አቧራ አብዛኛውን ጊዜ ማለት አቧራ በጣም መጥፎ ነገር ነው። ምክንያቱም አቧራ ለተለያዩ በሽታ ያጋጥማል ማለት ነው። ለጉንፋና ላይ ለአስም እንዲሁም ከዚህም በተጨማሪ ለተለያዩ በሽታዎች ሊያጋልጣኝ ስለሚችል ከአቧራ መጠበቅ እና መዳን አለብን ማለት ነው። እና አብዛኛውን ጊዜ አቧራ እንዳይነካን መጠንቀቅ አለብን። እንዴ እንዴ ለምሳሌ አቧራ በችግር ስለሚፈጥርብኝ እና ጉንፋን እንዲያዝ ስለሚያደርገኝ አቧራ እንዳይኖር አደርጋለሁ። ቤቴ ውስጥ አሁን ለምሳሌ አቧራ እንዳይኖር ያው ክረምት በጣም ደረቅ ስለሚኖር ስለ ማለቴም በጋ ደረቅ ስለሚሆንና አቧራ ስለሚሆን አቧራው እንዳይቦን ውሃ አርከፈክፍበታለሁ ማለት ነው። እና ውሃ በማርከፍከፍ ያው አቧራው እንዳይቦንና መሬቱ እንዲመጣው በአሁን በማድረግ አቧራ እንዳይኖር እና ጽዱ እንዲሆን አደርጋለሁ። ከዚህም በተጨማሪም የተለያዩ ሊሾዎችን በማድረግ አቧራ እንዳይነካንና ያው የተለያዩ ድንጋዮችን በማንጠፍ እንዲሁም ኮረኮንች ድንጋዮችን በማድረግ ከተለያዩ አቧራዎች በመጠበቅ ራሳችንን ከበሽታና ከተለያዩ ችግሮች መጠበቅ አስፈላጊ ነው።

የቀረ ምግብ ትበላለህ አዎ በተለያዩ ጊዜያት የቀሩ ምግቦችን መብላት ያስደስተኛል ማለት ነውና። የቀረ ምግቦች ወተው ከሚደፉ ይልቅ እኔ በመብላት አብዛኛውን ጊዜ እጠቀምባቸዋለው ማለት ነው። እና የቀሩ ምግቦችን በስርዓት መብላት እና መመገብ ያስደስተኛል ማለትም የቀሩ ምግቦች ወተው ከሚደፉ ይልቅ ያው ብበላቸውም በመብላት ከመደፋት መጠበቅ ያስደስተኛል ማለት ነው። እና የተረፉ ምግቦችን እበላልው

የጫማ ቁጥር ስንት ነው? የኔ የጫማ ቁጥር ሰላሳ ስድስት ነው የምጠቀመውን ሰላሳ ስድስት ቁጥር ነው ማለት ነው እና አብዛኛውን ጊዜ ጫማ የምገዛውም ያው ሰላሳ እኮ ስድስት ቁጥር የሆነ ጫማ አይቼ ነው መገዛም አለውና ያው ሰላሳ ስድስት ቁጥር በመሆኑና ያው ቁጥሬ በጣም ትንሽ በመሆኑ ጫማ ለመግዛት በጣም እቸገራለሁ ማለት ነው የፈለኩትን ጫማ ከትላልቅ ማለትም ከትልቅ ጫ ከትልቅ ሰዎች ከሚገዙት ጫማ ማግኘት ስለማልችል ትንሽ እቸገራለሁ ምክንያቱም ቁጥሮዬ በጣም ትንሽ በመሆኑ የተነሳ ማለት ነው እና በዚህ ምክንያት በቀላሉ ጫማ እንደፈለኩ ማግኘት ስለማልችል ያው ህፃናት ጫማ ቤት ምናምን ቁጥራዊ ትንሽ በመሆኑ የተነሳ አብዛኛውን ጊዜ ጫማዎችን እምገዘው የህፃናት ጫማ ቤት ነውና አብዛኛውን ጊዜም ከጫማ ጫማ ቤት በቀላሉ የእኔን ቁጥር ማግኘት ስለሚመቸኝ ከዛ እየሄድኩ የጫማዬን እገዛለሁ ማለት ነው

በቀን ምን ያህል ውሃ ትጠጣለህ? እኔ በቀን ሁለት ሊትር ሚያህል ውሃ እጠጣለሁ። ውሃ መጠጣት ብዙ ጥቅሞች አሉት ካሉት ጥቅሞች ውስጥ አንዱ አንደኛው ለጤና በጣም ተስማሚ ነው ማለት ነው። ውሃ መጠጣት የተለያዩ ጥቅሞች አሉት አንደኛ ምግብ ምንበላው ምግብ በስርዓት እንዲሸራሸር ያደርገዋል ከዚህም በተጨማሪ ደግሞ ፊታችን እንዲጠራና ጤናማ እንድንሆን ያደርጋል ማለት ነው። አብዛኛውን ጊዜ በሆስፒታል በጤና ባለሙያዎች ውሃ እንድንጠጣ እንመከራለን ማለት ነው። እናም በሆዳችን ያለውን ቆሻሻ አጥቦ ያወጣዋል በሽንት መልክ ማለት ነው። ውሃ መጠጣት ከዚህም በተጨማሪ ለኩላሊት ጠጠር ላለባቸው ሰዎች ደግሞ በጣም አስፈላጊ ነው። ውሃ መጠጣት እናም ያው አብዛኛውን ጊዜ እኔ ውሃ በመጠጣት ጤናዬን እጠብቃለሁ ማለት ነው። በቀን ሁለት ሊትር ያህል ውሃ በመጠጣት አንተኛ ሰውነቴ ጤናማ እንዲሆንና ከተለያዩ በሽታዎች ራሴን እጠብቃለሁ እንከባከባለሁ።

ጥፍርህን ትቆርጣለህ አዎ ጥፍሬን መቁረጥ ያስደስተኛል እና ጥፍሬንም ሲያድግ ቶሎ ቶሎ እቆርጣለሁ ማለት ነው እና ጥፍር መቁረጥ በጣም አስፈላጊ ነገር ነው ማለት ነው። ጥፍራችን ሲያድግ የተለያዩ ጉዳቶች አሉት። ማለትም ጥፍሬን ማሳደግ እኔ አልወድም ማለት ነው ጥፍሬን ማሳደግም የማልወድበት ምክንያት ደግሞ ምክንያቱም ጥፍር በሚያድግበት ጊዜ የተለያዩ ቆሻሻዎችን ስለሚሰበስብና ያው ቆሻሻዎችን ከሰበሰበ ደግሞ ለተለያየ ምግብ በምበላበት ጊዜ በምመገብበት ጊዜ አብሮ ገብቶ ሊያሳምመኝና ሊበክለኝ ስለሚችል እኔ ጥፍሬን ቶሎ ቶሎ እቆርጣለሁ ማለት ነው። ከዚህም በተጨማሪ ደግሞ ጥፍሬን ቶሎ ቶሎ መቁረጥና ማጽዳት በጣም አስፈላጊ ነገር ነው። አንደኛው ውበት ይሰጣል ከዚህም በተጨማሪ ደግሞ ጥፍርህ በሚያድግበት ጊዜ አንደኛው ውበት ሊቀንስና ሊያስጠላ ይችላል በዛ ምክንያት በሚያድግበት ጊዜ ቶሎ ቶሎ መቁረጥና እና መንከባከብ አስፈላጊ ነገር ነውና። ጥፍር ሲያድግ የተለያዩ ቆሻሻዎችን በቀላሉ ስለሚሰበስብና ያንን ለማጽዳትም ትንሽ ስለሚያስቸግር ሁሌ እኔ ጥፍሬን ቶሎ ቶሎ በሚወርሽበት ጊዜ በመቁረጥ እና በማጽዳት አንደኛ ንጽህናዬን እጠብቃለሁ ማለት ነው። ጥፍር መቆረጥ አንደኛው የንጽህና መጠበቂያ መንገዶች ውስጥ አንዱ ነው። ከዚህም በተጨማሪ ደግሞ ጥሩ ውበት እንዲኖረኝ ያደርግልኛል ማለት ነው። ከዚህም በተጨማሪ ደግሞ ያው አንደኛ ጥፍርን በመቁረጥ ከተለያዩ በሽታዎች ራሴን እጠብቃለሁ።